የቅጥር ሂደት እንዴት ነው? ለሚለው የቅጥር ሂደት መጀመሪያ ላይ የሚሆነው የሆነ መስሪያ ቦታ ወይም የሆነ መስሪያ ቤት መጀመሪያ ቅጥር የሚወጣው በማስታወቂያ ነው። ማስታወቂያውን ያየ ማንኛውም መስፈርችን የሚያሟላ ሰው አስፈላጊውን የሆነ መረጃ ይዞ እዛ ቦታ ላይ ተኝቶ ምዝገባውን ማኬድ ይቻላል። ከምዝገባ በኋላ የፈተና ሂደቶች ይኖራሉ። ፈተና ሂደቶቹ ኢንተርቪው የወረቀት የቲዮሪ ጥያቄዎች እንዲሁም የፕራክቲካል የሚያስፈልጉን ከሆነ እሱንም ጥያቄዎች ያካተተ። ሂደት አለውና በዚህ ልክ ነው የቀጠለ ሂደት ሲፈጸም የማረገው